ዛሬ ቡድን ስብሰባ አለን ሁሉም ሰራተኞች ይሰበሰባሉ አዲስ ፕሮጀክት መወያየት አለብን። አለቃው የስራ ክፍል ያቀርባል እያንዳንዱ ተግባሩን ሚና ያውቃል። ሀሳቦቹን ተለዋውጠን እናቀርባለን። አንዳንዶቹን ጥያቄ እጠይቃለሁ። ሌሎች አማራጮችን እሰጣለሁ። ጊዜ ገደብ አጥብቀን መከተል አለብን። ትብብር አስፈላጊ ነው እርስ በእርስ መደጋገፍ ያስፈልጋል። ስብሰባው ሰዓት ይወስዳል። ግን ግልጽነት ይገኛል ከዚህ ወደ ስራ እንመለሳለን። ተነሳሽነት ይሰማናል።